ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደኝ ነው ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እንዳደረጉ እያየሁ ይህ የአ አእምሮ ጤና ላይ ይጎዳል። መተግበሬዎቹን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን። ተኩራለሁ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ። እችላለሁ በአትክልት መስራት እችላለሁ ጊዜየን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም።